እጅ መጨባበጥ ትወዳለህ የሚል አዎ እወዳለሁኝ ጓደኛ መችም ሰውን ሰላም እንለለን ሰላምታ ስናደርግ እጅ መጨባበጥ ይኖራል በዛው ላይ እና አድናቆትም ሲኖር በጣም ጎበዝ እና በእጅ ትጨባበጣለህ ማለት ጓደኛህ አሁን ለምሰሌ ጥሩ ደረጃ ላይ ቢደርስ አንበሳ ጎበዝ ልጅ አደንቅሃለሁ እያልኩ እጅ በመጨባበጥ ላለ ማን እወዳለሁ በጣም ነው የምወደው እጅ መጨባበጥ ማለት ነው። እና ለምሳሌ ደግሞ ቤተሰብ ጋር ስኬድ ቆይተህ ከሆነ እጅ በመበጨባበጥ ሰላምታህን ቆይታህን በዛ ትገልጻለህ ማለት ነው። እና በቃ ደስ ይለኛል እወዳለሁኝ እጅ በመጨባበጥ ማለት ነው ጓደኞቼን ጠፍቶኝ ከሆነ ከቆየ ከተገናኘን ተገናኝተን ማናቅ ከሆነ ስንገናኝ በቃ በሰላምታ በእጅ በመጨባበጥ ፍቅራችንን እንገልጻለን ማለት ነው። እኔም እወዳለሁ በቃ መጨበበጡን

በየትኛው? እጅ ትጽፋለህ ለሚለው ምጽፈው በቀኝ እጄ ነው በእግራ እጄ አልጽፍም ማለት በቀኝ እጄ የምጽፈው በጣም ያፈጠነኛል ስጽፍ። ከግራ እጄ በተለየ መልኩ በቀኝ እጄ አሪፍ ጽሁፎች አሉኝ ጽሁፌ ደግሞ በጣም ያምራል። እና ስጽፍ ደግሞ በጣም በፍጥነት ነው የምጽፈው። በቃ የሆነ ስራዎች ሲኖሩኝ ያንን በፍጥነት እንድጨርስ ያደርገኛል። በቀኝ እጅ ስጽፍ ማለት ነው በግራ እጄ በተለየ መልኩ ማለት ነው በግራ እጄ ጽፌ አላውቅም። እና በቃ እጄ አሪፍ ጽሁፍ ነው ያለኝ። ሂሳብ ነገሮችን ስሰራ በቀኝ እጄ ነው የምሰራው በፍጥነት ማለት ነው። እና ጽሁፌም ያምራል እና በቀኝ እጄ እጽፋለሁ ማለት ነው።

ቤትህን እንዲታሰው አለህ ለሚለው ያው ቤቴን ማታ ማታ ላይ ዙሪያ እዞርና አየዋለሁኝ። የሆነ በቃ አሁን ለምሳሌ ቤቲ በቃ አይጦች የሚያስችግሩ ከሆነ ቤቱ ከተቦረቦረ ያዛ ላይ ያለውን ችግሮችን እፈታለሁኝ። ወይን እንጨትም እንትን ካለ ያንን አስቦካና ጭቃ እመርገዋለሁ ማለት ነው። ይሄን በማድረግ ከዚህ በተጨማሪ ደግሞ ቀለሞችን እቀበዋለሁኝ እድሳት ካስፈለገው ያ ቤት እቀበዋለሁ ማለት ነው። አስሼ አይና ማለት ነው። ከዛ ቆርቆሮውን ደግሞ አየዋለሁ ቆርቆሮውን አርጅቶ ከሆነ ቆርቆሮውን ደግሞ እቀይረዋለሁ ማለት ነው። ያሰስኩኝ ማለት ነው። ከዚ በመቀጥል ደግሞ ያንን ቤት ማከራየት የምፈልግ ከሆነ በደንብ አድርጌ አዘጋጅቼ አስሼ ምን ምን ችግሮች አሉ የሚለውን ኮርኒሶችን? በማድረግ በቃ በተለያዩ ነገር አደርጋለሁ ማለት ነው። አሰዋለሁ

ስንት? ቋንቋ ትችላለህ ለሚለው ጥያቄ የምችለው ቋንቋ አማርኛ ቋንቋ ነው የምችለው ከዛ በተጨማሪ እንግሊዘኛ ቋንቋዎች እሞክራለሁ በትንሹ በደንብ አድርጌ የምናገረው ቋንቋ ግን አማርኛ ነው አማርኛ ቋንቋ። ነው የኔ አፌ እኔ የፈታውበት በቋንቋ ከልጅነቴ ጀምሮ አማርኛ ነው ቤተሰቦቼ አማርኛ ተናጋሪ ናቸው። አፌን የፈታዉት አማርኛ ቋንቋ ነው እና የምናገረው አማርኛን በደንብ አድርጌ አቅላጥፌ የምናገረው ማለት ነው። ሌላ እንግሊዘኛ በትንሹ እናገራለሁኝ እንጂ ሌላ ቋንቋ አላውቅም። በዚህ ተጨማሪ ማለት ነው።

መዘመር ትወዳለህ የሚል አዎ መዘመር እወዳለሁኝ። የኢትዮጵያ ብሄራዊ መዝሙር እዘምራለሁኝ ተማሪ እንደነበርኩ እስከ አስራ ሁለተኛ ክፍል እዘምራለሁኝ እና ደግሞ ይሄ የቤተክርስቲያን መዝሙሮች እዘምራለሁኝ ያው ቤተክርስቲያን መዝሙሮች የምዘምረው በቃ ፈጣሪ ጋር ይቀርብኩ ያሀል ይሰማኛል። የኢትዮጵያ ብሄራውም መዝሙር ደግሞ የምዘምረው ያው ተማሪ ስሆን የ ሀገራችን ሰንደቅ አላማ ማክበር ስላለብን እዘምራለሁ ማለት ነው።

የምወደው ሬስቶራንት የት ነው? ለሚለው የት ያለው ባህርዳር ነው ባሀር ዳር የት አከባቢ ቀበሌ አስራ ሰባት አካባቢ ነው ያለው። ደስ ይለኛል እዛ ሬስቶራንት በቃ ደስ የሚል ነው እንትን ናቸው። ከዛ በስተጨማሪው ደግሞ አዲስ አበባ ፖሊ አካባቢ ያለው ሬስቶራንት ደስ ይለኛል እወደዋለሁ ማለት ነው። ከዚህ በምቀጠል ሌላ ቦታ ደግሞ ደስ የሚለኝ ሬስቶራንት። ጎንደር ያለ ሬስቶራንት አለ ደስ ይለኛል ማለት ነው በጣም እወደዋለሁኝ። ሬስቶራንቱን

ሾርባ ትወዳለህ? ለሚል አዎ እወዳለሁ ሾርባ አንግዲህ ሾርባ ስንጠጣ ለ አጥንት ስብራት ካለ አጥንት ስብራትን ይጠግናል። እና በቃ ጠንካራ እንድንሆን ያረገናል ማለት ነው። ሰውነታችንን ከቀነሰ ሰውነታችን እንዲጨምር ያረጋል ማለት ነው። በጣም አሪፍ ነው ጉልበት ሰጪ ነው በጣም ገንቢ ምግብ ነው። በጣም ጥቅም ያለው ምግብ ነው ማለት ነው። እንግዲህ ሾርባ እንግዲህ ከተለያዩ እንትኖች ይዘጋጃል ከገብስ ይዘጋጃል ገብስ አለ ሩዝ አለ አታክልቱም ተጨምሮ ይዘጃል ማለት ነው። እና በጣም አሪፍ ነው። ሾርባ እወዳለሁ ማለት ነው። በጣም እወዳለው

አዉንታዊ አስተያየት ተቀብሎ ታውቀዋለህ? ለሚለው ጥያቄ አዎ ተቀብዬ አውቃለሁኝ ያው አዉንታዊ አስተያየት ስንል ለኔ ጥሩ ይሄ በቃ ይሄን ማስተካከል ሳይሆን ይሄም በቃ በአሪፍ ስራ እየሰራህ ነው ጥሩ ነው ይሄን አቅሙን ማሻሻል አለብህ ማሳደግ አለብህ ይሄን ይሄን አድርግ አንተ ጎበዝ ነህ አንተ እንደዝንዝ አድርግ ስለሆነ የሚሉኝ ያንን ነገ ተቀብዬ ደስ እያለኝ በቃ እንተኮ ጎበዝ ጠንካራ ሰው ነህ ለመስራት የምትችል አቅም አለ ጎበዝ ነህ ጠንክረህ ስራ በርታልኝ ስለሆነ ያን አስተያየት እቀበራለሁ ማለት ነው እና ተቀብዬም እዚህ ቦታ እዚህ ደረጃ ደርሻለሁኝ እና አሪፍ ነው እወደዋለሁኝ ተቀብያም አውቃለሁ።

ያው የቅጥር ሂደት እንዴት ነው ለሚለው ጥያቄ እኔ ግን አሁን ዩኒቨርሲቲ ተማሪ ነኝ ይሄ ስነ ልቦና ተማሪ ተመራቂ ተማሪ ነኝ አሁን አራተኛ አመት ላይ እገኛለሁኝ። እንግዲህ ቀጣይ አመት ተመራቂ አሁን ዘንድሮ እጨርሳለሁኝ ከተመረኩ በኋላ በዚህ በስነ ልቦና በኤንጂኦዎች መቀጠር እፈልጋለሁኝ። ከዛ ከተቀጠርኩ በኋላ ሀሪፍ ደሞዝ ተከፋይ እንደሆን እመኛለሁኝ። እና አሁን ትምህርት ላይ ነው ያለሁት ከዚህ ጋር አንድ አመት በኋላ ተመርቄ ስራ ላይ ቅጥር ላይ እሆናለሁ ማለት ነው። እና ሀሪፍ ስራ እንደማገኝ ተስፋ አደርጋለሁኝ። እና በሀሪፍ ደሞዝ ቅጥር ውስጥ እሆናለሁ ብዬ እመኛለሁ ማለት ነው

አዎ መንከባከብ እወዳለሁ ፀጉሬን በደንብ አድርጌ መንከባከብ እወዳለሁ ስንከባከበው አሪፍ ፀጉር አሪፍ ያድግልኛል እና ደግሞ ፎሮ ፎር የሚባል አለ ፀጉሩን የሚጎዳ ያ ስለሚሆን ፀጉሬን መንከባከብ ስላለብኝ ስንከባከበው አሪፍ ሆኖ ሲያድግና ሳየው በጣም እወደዋለሁ ደስ ይለኛል። በቃ ይሄ ፎርፎር ቆሻሻ ነገሮችን አስወግጄ አሪፍ አድርጌ ስንከባከበው በጣም እወዳለሁ ደስ ይለኛል ማለት ነው። እና ፀጉር መንከባከብ እወዳለሁኝ በጣም ከሚገባው በላይ ማለት ነው። ደስ ይለኛል ፀጉር መንከባከብ።

በትምህርት ቤት የምትወደው ትምህርት ምን ነበር? ለሚለው እኔ ሂሳብ ትምህርት እወዳለሁ በጣም ከሌሎች ትምህርት ባሻገር ማለት ነው ያው ሌላ ትምህርቶችም እወዳለሁኝ አማርኛ ትምህርት እወዳለሁ ፊዚክስ ትምህርቶች እወዳለሁኝ ባዮሎጂ ትምህርቶች እወዳለሁ ኬሚስትሪ ትምህርቶች እወዳለሁ ግን በጣም የምወደው ትምህርት ሂሳብ ትምህርት ነው ሂሳብ ትምህርት ራሱ አስራ ሁለተኛ ክፍል መልቀቂያ ፈተና ስንፈተን ዘጠና ሁለት ነው ያመጣው ከመቶ ውጤት ማለት ነው ዘጠና ሁለት እንግዲህ በከኛ ትምህርት ቤት አንደኛ ነበርኩኝ በሰአቱ ራሱ ከዞኑ ራሱ ሁለተኛ ነበርኩኝ ብዙ ውጤት ማለት ዘጠና ሁለት በማምጣቴ እና አሪፍ ውጤት ነው እና በሂሳብ ትምህርት መማር እፈልግ ነበረ እና ቤተሰቦቼ ናቸው ይሄ ትምህርት ያው ትምህርት ትምህርት ነው እና ማስተማር ስለሆነ ደሞዙም ብዙም አይደለም ስለሚሉ ተጉት ማነው እሱ ነው አይ ማትኮር

የምትወደው ከተማ የት ነው? ለሚለው እኔ ባህር ዳር ከይሉ ከተሞች የምወደው ባህር ዳርን አንደኛ። አደርገዋለሁ የሚገኘው አማራ ክልል ነው። አሪፍ ከተማ ናት ደስ የምትልናት እጽዋታማ ናት። ኑሮዋ እርካሽ ነው። ምግቧም አሪፍ ነው በኑሮ እርካሽ ነው። ከዚ በባሻገር ሀይቅ ጣና ሀይቅ አላት እሱን ለመጎብኘትም አሪፍ ነው። ብዙ ድልድዮችን ማየት መጎብኘት ይቻላል በጣም ደስ ሚሚል ነው። ብዙ ሆቴሎች አሉ እነሱን መጎብኘት እና ማየት በጣም ደስ ይላል በጣም አሪፍ ነው ማለት ነው

ይህ ጨረቃ ብርሃን ትወዳለህ? የሚልው አዎ እወዳለሁ በጣም ነው። ደስ የሚል ጨረቃ ሲወጣ ደስ ይላል ፍክት ነው የሚለው በቃ ሰማዩ ማለት ነው የጨለመው ሁላ ብርሃን ነው የሚሰጠው ማለት ነው። ጨረቃ በጣም እወዳለሁኝ በቃ ጨለማ እዛው ጭልምልም ሲል ደስ አይለኝም። የምወደው ጨረቃ ሲወጣ ብርሃን ፍክት ነው የሚለው አካባቢው ደስ ይላል። ጨረቃ በወጣች ሰዓት ወጥተህ ማየቱ በቃ ድባቡን ማየቱ በቃ በጣም ነው ደስ የሚለው በጣም ነው የምወደው ማለት ነው ደስ ይለኛል።

ሌሎችን ማስተማር ትችላለህ? የሚለው አዎ ማስተማር እችላለሁኝ በሂሳብ የደከሙ ተማሪዎች ካሉ በሂሳብ ትምህርት አስተምራቸዋለሁ እኔ በሂሳብ ላይ አሪፍ ስለሆንኩኝ ሂሳብ ትምህርት አስተምራቸዋለሁ ማለት ነው። ሌላም ትምህርትም ከሆነ ያልገባቸው ጥያቄ ካላቸው ቢጠይቁኝ እኔ ማስማር እችላለሁ ማለት ነው እኔ የማውቀውን ጥያቄ ማሰተማር እችላለሁ ሂሳብ ግን በጣም ጎበዝ ተማሪ ነኝ በሂሳብ ላይ ተማሪዎችን እረዳለሁም አስረዳለሁም። ማስተማርም እችላለሁ ማለት ነው።

በባህላችሁ ሰርግ እንዴት? ይከናወናል የሚለው ጥያቄ ያው በባህላችን አሪፍ ሰርጎች ይከናወናሉ። ለምሳሌ አንድ ልጅ መጀመሪያ ቤተሰቦቿ ይጠይቃሉ ሲጠይቁ ጥሎሽ አለ ጥሎሽ የሴቷ ቤተሰብ የና ሽብር ይላል አምሳ ሽብር ሊል ይችላል የአምሳ ሺህ ብር ይጣላል ከዛ ሰርጉ በዚ ቀን ይቆረጣል ከተቆረጠ በኋላ ያ ሰርጉ ይከናወናል ማለት ነው። ሰርጉ ሲከናወን ያው ሰርጉ ሲሄዱ ማዕድ ይጣላል ማዕድ እንግዲ ሲባል ምንድነው? ያው የሴቷ ወገኖች ማዕድ ይጥላሉ የወንዱ ወገኖች ቤታች ማዲት አሉ ከዛ ሲቷ ግን ይሄዱና ያንን ማዕድ ይጣላል ሞሞታ ምናምን ይሄዳል ላማሞታ ደግሞ ለብቻው የሚያስተናግድ ይደረጋል ስጋ ይታረዳል ቅጥሞች ብዙ ፍርምባ ምናምን ይቀርባል ማለት ነው። ለአማሞታ ከዛ መጠጥ አለ ቢራዎች ምናምን ይቀርባል ማለት ነው። እና አሪፍ የሆነ ሰርግ ነው ማለት ነው። የባህላችን ሰርግ

ስለ ቤተሰብህ ንገረኝ ነው የሚለው ጥያቄ? ያው ቤተሰቦቼ አራት እህቶች አሉኝ ሁለት አንድ ወንድም አለኝ። በአጠቃላይ ስድስት ነን። አባት እናት አሉኝ ያው እናትዬ አንድ ሃምሳ አራት አመት ይሆናታል አባትዬ አንድ ስልሳ አምስት አመት ይሆነዋል። ትሄድም ትልቅ ትዬ አንድ አርባ አመት ይሆናታል ማለት ነው። ቤተሰቦች ደስ የሚሉ ናቸው ሰው አክባሪ ናቸው። በጣም ቤት ላይ እናቴ ብትል በቀጥላ የምትጎቦች ነው የምታቀርብልን አሪፍ የሚል ነው። ደስ የሚል አባቴን በጣም ጎበዝን ታታሪን ሰራተኛ ነው ማለት ነው

ከደንበኞች ጋር ትሰራለህ? የሚለው ያው ደንበኞቼ ጓደኛ ሊሆኑ ይችላሉ፣ እሰራለሁኝ ግን ወፍጮ አለን አባቴ ወፍጮም ደንበኞች አሉን የወፍጮ እዛ ወፍጮ ስመዝን ደንበኞች ስላሉን አብሪቸው እሰራለሁኝ ቁጭ ብዬ ማነው እነሱ ጋራ እነሱ ሊያስፈጩ ሲመጡ ያው ደንበኛ ሲመጣ ትመዝናለህ ያ የተመዘነውን እህል እንዲፈጭ ትሰቅላለህ ማለት ነው ያንን እሰቅልላችሁ አግዛቸዋለሁኝ እና ደግሞ መጫን አለ ከተፈጨ በኋላ አጫጭናቸዋለሁ ማለት ነው።

ያው በመስመር ላይ ቅዢ ነህ ለሚለው ጥያቄ? ያው አሁንም ለምሳሌ መስመር ላይ ባናና የሚሸጥ ከሆነ ባናና ማስቲካዎችዎች እገዛለሁኝ በሻገር ልብስ ደግሞ ካልሲዎች እገዛለው መስመር ላይ ሆኜ እየድኩኝ እያለ እየተጓዝኩኝ እያለ እገዛለሁ ማለት ነው። ከዚ በተጨማሪ ደግሞ አሪፍ ልብሶች ደግሞ ካየሁ በመስመር ላይ እገዛለሁ ያው አጋጣሚውን ተጠቅሜው ማለት ነው። ያው ልብስ እንግዲህ ባጋጣሚ ነው የሚገኘው በመስመር ያለው እገዛለሁ ማለት ነው። በመስመር ላይ ሆኜ ደግሞ ካርድ ሊያልቅብኝ ይችላል እገዛለሁ ካርድ ማለት ነው።

ማደንዘዝ ትወዳለህ የሚለው አልወድም ማደንዘዝ ደስ የለኝም ሰውን በቃ ፈታ ማድረግ ነው እንጂ ማደንዘስ አልወድም። ደስ የሚለኝ ሰዎችን ማፍጣታት ማጽናናት። በቃ ዘና ማድረግ በቃ መህንድ ደስ ማድረግ እንጂ ማደንዘስ አልወድም። ማደንዘስ እንግዲህ ያው በጣም መጥፎ ማል ነው ጥሩ አይደለም። ሰዎች ጉድ ባል ሰዎች ያዙኑብሃል ስታደነዛዛቸው ማለት ነው። እኔ ማደንዘዝ አልወድም ደስ የሚል ማፍታታት ነው።

ምን አይነት ሳሙና ትጠቀማለህ? ለሚለው የገላ ሳሙናዎች እጠቀማለሁ ልብስ ሳሙና የልብስ ሳሙናዎች እጠቀማለሁኝ ሌላ ደግሞ ይሄ የእካ ማጠቢያ ሳሙና እጠቀማለሁኝ እነዚህ ሶስት ሳምናዎች አይነት እጠቀማለሁ ያው የልብስ ሳሙና እንግዲህ ማራኪ የሚባል አለ ፖፑላር የሚባል ሳሙና አለ ይሄንን እጠቀማለሁ ማለት ነው የገላ ሳሙና እንግዲህ ላይፍ ቦይ ሳሙና አለ ይሄንን እጠቀማለሁ ማለት ነው። ከዚህ በሻገር ደግሞ የእቃ ሳሙና አጃግስ አለው እሱን እጠቀማለሁ ማለት ነው። በሻገር ደግሞ ሌላም ሳሙና ይኖራሉ እነሱን እጠቀማለሁ።

ኢንተርኔት አለህ ለሚለው፣ አዎ አለኝ። ኢንተርኔቶች እጠቀማለሁ። ብዙ ጊዜ ኢንተርኔት እጠቀማለሁ። አዳዲስ ሚዲያዎችን ለመከታተል፣ የሚለቀቁ አዳዲስ ነገሮች አሉ። እሱን ለመከታተል ኢንተርኔት አለኝ፣ እጠቀማለሁ ማለት ነው። እና ሁሌ እምጠቀመው ኢንተርኔት በደንብ አድርጌ ከዚያ ባሻገር ኢንተርኔት ግድነው። አዳዲስ ነገሮች ይለቀቃሉ ኮምፒዉተር ለመል መድ ሊሆን ይችላል። ብዙ ጥቅም ስላለው ኢንተርኔት አለኝ ማለት ነው። አለኝ

መናገር ትችላለህ? የሚለው አዎ መናገር እችላለሁኝ በአደባባይ እንግዲህ ስንል የሆነ ከ ከህዝብ ፊት በፊት ላይ ሆኜ መናገር ችላለሁ። የሆነ ስብሰባ ቢኖር የሆነ ችግር አለ ቢባል ያንን ችግር መናገር እችላለሁኝ መናገር አያቅተኝም እናገራለሁ ማለት ነው። በአደባባይ እና እናገራለሁ ብዙ ጊዜ ትምህርት ላይም ሆነ ስብሰባ በምናደርግበት ሰዓት ክላስ ተማሪዎች እዛ ላይ የሆነ ችግር ካለ ይሄ ይሄመስተካከል አለበት ብናስተካክለው ብዬ በአደባባይ እናገራለሁኝ። ማለት ነው

አስተያየት መቀበል ትወዳለህ የሚለው ጥያቄ አዎ እወዳለሁኝ። እኔ ያ የሆነ ጥፋት ባጠፋ ይሄን ይሄን ማስተካከል አለብህ። እና ይሄ ይሄ ደካማ ጎኖች አሉብህ እና ይሄን ይሄን ማስተካከል አለብህ። ብለው አስተያየት ቢሰጡኝ አንተ ቀብዬ ያው ማስተካከል አለብኝ ብዬ አስተካክላለሁ። ምክንያቱም አስተያየት ለኔ ነው የሚጠቅመኝ ያን ነገር ዳግመኛ እንዳልደግመው ማለት ነው። አስተያየት ቢሰጡኝ ያን ነገር ዳውሜንል ደግሞ ማስተካከዬ ወደ ቤት ጥሩ ደረጃ እንድደርስ ያደረገኛል። ማንንም አስተያየት መቀበል እወዳለሁኝ አስተያየትን መቀበል አንድም ለማይቀበሉም እንዲቀበሉ እመክራለሁ። አስተያየት መቀበል አሪፍ ነው ማለት ነው

ማንቂያ ሰዓት ትጠቀማለህ የሚለው አዎ እጠቀማለሁ። ማንቂያ ሰዓት የምጠቀመው ለምሳሌ ማጥናት ካለብኝ ስምንት ሰዓት ቀጠሮ ከበፍቱ እነሳለሁ በዛ ሰዓት ማለት ነው። ከዚህ በመቀጠል ደግሞ መንገድ ምሄድ ከሆነ አስራ አንድ ሰዓት መንገድ ሚሄድ ከሆነ ቲኬት ከቆረጥኩኝ በዛ ሰዓት እንዲነሳ እቀጥረዋለሁ ማለት ነው እና መንቂያ ሰዓት እጠቀማለሁ ማለት ነው። እና ያው መንቂያ ስዓት የምጠቀመው እኔ ጥቅሙ ነው። እንዳነብ ያደርገኛል ከዛ በመቀጠል ደግሞ የሚሄበትም ቦታ ካለ በመኪና በዛ ሰዓት አስራ አንድ ሰዓት ከሌሊቱ ማሄድ ካለብኝ በዛ ሰዓት ተነስቼ እንዲሄድ ያደርገኛል ማለት ነው። ቶሎ እንዲነሳ ያደርገኛል እና ጥቅም አለው። ማንቂያ ሰዓት እጠቀማለሁ